ገባኝ ለሚለው ቃል እንግዲህ ገባኝ ማለት የሆነ ነገር አሁን ለምሳሌ ተማሪ ከሆንኩኝ በምማርበት ሰዓት የሆነ ትምህርት በምማርበት ሰዓት ያ ገባኝ እላለሁ ማለት ነው እንግዲህ የሆነ ስራም ሲሰጠኝ ስለዛ ስራ ማብራሪያ ቢሰጡኝ ያንን ስራ በመረዳት ያ የተረዳሁት ነገር ደግሞ እንደገባኝ ያክል እቆጥረዋለሁ ማለት ነው። እናም አሁን ለምሳሌ ትምህርትን በምንማርበት ሰዓት የምትተምረን የተለያዩ ነገሮች አሉ አሁን እነሱን በምንማርበት ሰዓት። ያንን መምህሩ ያስተማረንን በመረዳት ፈተና ስለዛ ጥያቄ ቢያወጣ ያን ጥያቄ ብሰራው ገብቶኛል ማለት ነው። እና ገባኝ የሚለው ቃል በዝብ ትርጉም መተርጉም ይቻላል ማለት ነው። እና ያው ገባኝ ለሚለው ቃል በተለያየ ትርጉም ማተርጎም ይቻላል። አሁን ለምሳሌ ቤተሰብ ደግሞ የሆነ ስራ አዞህ ብዙ ሂድስ ምናምን ብሎ ያንን ስራ ብዝበዝ መልኩ ስራው ቢልህ ይሄንን ስራ በምትሰራበት ሰዓት እንግዲህ በአግባቡ በሰራዋን ስራ ገብቶ ነው የሰራኸው ማለት ነው። እና ይገባል ለሚለው ጥያቄ በተለያየ መልኩ በትምህርት ላይ የምንጠቀመው ቃላት ነው። እናም በተለያዩ ቦታ ስራ የምንሰራበት ሰዓት የምንጠቀመው ቃላት ነው ይሄን በምንጠቀምበት ሰዓት እንግዲህ የሆነንን ነገር በመረዳት እና በማወቅ ሰርቻለሁ ለማለት ወይን አውቄያለሁ ለማለት የሚረዳ ቃል ነው ማለት ነው። እና በዚህ ቃላት እጠቀማለሁ ለማለት እወዳለሁኝ። ገባኝ እንግዲህ ለተለያዩ ነገሮች ስራዎች እና ያንን ስራ ደግሞ በአግባቡ እንደሰራህ እና እንዳወቅክ ያክል ይሰማሃል ማለት ነው ይሄን ገባኝ የሚለው ቃል ስትጠቀም ማለት ነው።

ሳምንት እንግዲህ ስንል እንግዲህ ምንድነው ይሄ ሳምንት በለወር አቆጣጠር እና ለቀን አቆጣጠር የምንጠቀመው ነው? አሁን ለምሳሌ አንድ ወር አራት ሳምንት ነው አይደለም ሳምንት በሳምንት ደግሞ ሰባት ቀናቶች አሉ። እና ለዛ ጠቃቀም እንጠቀምበታለን። ለወር መውጠሪያ በዛ እንግዲህ በሳምንት ውስጥ ከፋፍለን ወሮችን እናስቀምጣለን እንግዲህ በሳምንት ውስጥ ደግሞ ቀናቶች አሉ ቀናቶች ደግሞ ስንት ቀናቶች አሉ ሰባት ቀናቶች አሉ በሰባት ቀናቶች ውስጥ ደግሞ አንድ ቀን ሃያ አራት ሰዓት ነውና በዚህ መልኩ ከፋፍለን ሌት ቀን ብለን እንከፋፍለዋለን ማለት ነው። እና እንግዲህ ይሄ ሳምንት እንግዲህ ብለህ ለተለያዩ ነገሮችን እንጠቀመዋለኝ ማለት ነው። አሁን ለምሳሌ አንድ ሳምንት ስራ ሰዓት ቀረ ብንባል ይሄ ሰባት ቀን ቀረኝ ለማለት ያክል እንቆጥረዋለን። እና ይሄ ሳምንት እንግድህ ለቀን መቁጠሪያ እንጠቀመዋለን ማለት ነው። የተለያዩ ጊዜያቶችን በሳምንት ከፋፍለው ስራዎችን በመመደብ እና በማሳወቅ ይከፋፈላሉ ማለት ነው። እና ሳምንት እንግዲህ በተለያየ ይሄ ነገር ማየት ይቻላል ማለት ነው። ወራቶች በሳምንት በመከፋፈል ሳምንቶች ደግሞ በቀናቶች በመከፋፈል ይቀመጣሉ ማለት ነው። እንግዲህ ሳምንቶች እንግዲህ ከሰኞ እስከ እሁድ ይሄ አንድ ሳምንት ነው። ማለት ሰባት ቀን ነው ቀጣይ ቀንም እንደዚሁ ሰባት ቀን ተከፋፍሎ ቀጣይኛው ሳምንት ይሆናል ማለት ነው። እና በዚህ መልኩ በመከፋፈል ቀናቶች ወደ ሳምንት ሰባት ቀን ሲሞላው አንድ ሳምንት እንለዋለን ማለት ነው። እንግዲህ የሳምንት እንግዲህ የትምህርት ቀንም ሊሆን ይችላል የት ላይ ቀናቶች የሚከበሩበት ቀን ሊሆን ይችላል። እና እዚህ መልኩ ይከፋፈላል ለማለት እወዳለሁ።

ዘጠኝ እንግዲህ የቁጥር ዘጠነኛ ቁጥር ነው የመቁጠሪያ ቁጥር ሲሆን የዘጠኝ ቁጥር ለተለያዩ ለሂሳብ ስሌት የምንሰላበት የቁጥር እና በአሀዝ የተጻፈ በፊደል የተጻፈ ነው እና ሶስት ፊደሎች አሉት። ከዘጠኝ ከሚሉ ቃላቶች ፊደላቶች የተወሰደ ሲሆን ዘጠኝ እሚል የቁጥር ቃል እንጠቀምበታለን። ይሄ እንግዲህ ለተለያዩ ነገሮች የምንጠቀምበት ነው። እንደ ምሳሌ ለቀን መቁጠርያ ሊሆን ይችላል። እና ደግሞ ትምህርት ከአንድ ክፍል ወደ ሌላ ክፍል በምናልፍበት ከስምንተኛ ክፍል ወደ ሃይ ስኩል ማለት ወደ ከፍተኛ ደረጃ ትምህርት ቤት ስንገባ ያለ የመጀመሪያው እርከን ዘጠነኛ ክፍል ነው። ዘጠኝ እንደዛ እንጠቀማዋለን ማለት ነው። መቁጠሪያ ቁጥር ማለት ነው። እና እንግዲህ ዘጠኝን ለተለያዩ ገንዘብም ለመቁጠር ሊሆን ይችላል ለተለያዩ ነገሮች እንጠቀመዋለን ዘጠኝን ማለት ነው። እንግዲህ ዘጠኝ እንግዲህ ለተላያየ እና ደግሞ ለምሳሌ ደግሞ ይሄ ልደት ቀን ለማክበር ሲባል ልጆች ከአንድ አመት ሁለተኛ አመት ሶስተኛ አመት እያለ ይቀጥላል። እና ዘጠኝም እንደዚህ እድሜያቸው ላይ የሚሆኑ ህፃናቶች ይኖራሉ። እንደዚህ እንግዲህ ሁለተኛ ክፍል የሚሆኑ ህፃናቶችን የሚያመለክት ነው። እና ደግሞ ሂሳብ ትምህርትን ለማስላት እምንጠቀምበት የቁጥር አይነት ነው ለማለት እወዳለሁ። እንግዲህ ዘጠኝ የሚለውን ለተለያዩ የቁጥር ነገሮችን ለማስላት እና ለመደመር ወይም ለማባዛት ወይም ለማካፈል ወይ ደግሞ ተ ዘስኬር ሩት ለማውጣት የምንጠቀመው የቁጥር አይነት ሲሆን እንግዲህ ይሄንን በተለያየ አሀዝ በፊደል እሚጻፍ ነው። ሶስት ፊደላቶችም አብሮ እሚይዝ ነው። እና ስለዚህ የመጀመሪያ ቁጥሮች አሁን ለምሳሌ የአንድ ቤት የአስር ቤት ምንለው አለ የአንድ ቤት የመጨረሻ ቁጥር ዘጠኝ ነው። ለማለት እወዳለሁኝ እና በተለያየ አጋጣሚ ምንጠቀመው የቁጥር አይነት ነው ለማለት እወዳለሁ

መጠጣት ለሚለው ቃል እንግዲህ መጠጣት የሚለው እንግዲህ ለተለያዩ ነገሮች የምንጠቀመው ነው። ለምሳሌ ውሃ ለመጠጥ የሚውል ውሃ አለ ይሄንን ውሃ ከ በጀሬካን ይቀዳለን ከበዛ አጋጣሚ እንደተለያዩ ነገሮች በመወዳት እና በ ጆክ ከተቀዳው በኋላ ለመጠጥነት በምንበራበት ሰዓት ወይንም ጠዋት ጠዋት ላይ በጠዋት ለ ምግብ በምንበራበት ሰዓት የምንጠጣው በውሃ ነው እና ይሄንን መጠጣት የሚለውን ቃል ለዛ አንጠቀመውም ማለት ነው። እና በዛ አጋጣሚ መጠጥም የተለያዩ መጠጥ አይነቶች አሉ እነሱን ለመጠጣት ሲባል መጠጣት ብለን እንወስደዋለን ማለት ነው። ይሄንን ቃል እንግዲህ ለብዙ ነገሮች በምንጠቀምበት ሰዓት እንጠቀመዋለን። ውሃ መጠጥነት በሚውልበት ሰዓት መጠጣት ብለን መናገር እንችላለን። ከዚህ ባሻግሪ እንግዲህ በተለያየ አጋጣሚ መጠጣት የሚለውን ለምሳሌ በተለየ አጋጣሚ እንጠቀመዋለን ማለት ነው። አሁን እንግዲህ ውሃም መጠጣት ይኖራል። በዛ አጋጣሚ ደግሞ የተለያዩ ሰዎች እቤት እንግዳ ሆኖ በሚመጡበት ሰዓት በየተለያዩ እንትኖችን ለመጠጥ የሚውሉ መጠጦችን በማዘጋጃ በሚጠጡበት መጠጥ አለባችሁ ጠጡ አይወችሁ ምናምን በማለት እነሱን በማበረታታት መጠጣት የሚለውን ነገር አንጠቀመዋለን ማለት ነው። እንግዲህ የሰው ልጅ መጠጥ በሚጠጣበት ሰዓት እንግዲህ ለጎጂም ሊሆን ይችላል። ጥሩም ሊሆን ይችላል ለምሳሌ ጎጂም የሚሆነው በጣም ከባድ አልኮሎች አለባቸው መጠጦች በምንጠባበት ሰዓት ይሄ ሊጠጠር የሚያጋጥምብን ሰዓት ይኖራል። ከዚህ በሻገር ደግሞ ውሃ ንጹህ ውሃ ደግሞ በምንጠጣበት በዛው ሮዳችን በጠዋት ለሰውነታችን ጠቃሚ እና ጎጂ ያልሆኑ ነገሮች እንዳይኖሩና በዛ አጋጣሚ የድብዙ ውራችን ፈጣን እንደሆንና ይሄ ኩራሊስ እንትናችንን እንዲያጥበውና ጥሩ የሆነ አናናር ጊዜ እንዲኖርና በደንብ የሆነ በቃ ሰውነታችን ከበሽታ ፈውስ እንዲኖረው ያደርጋል ማለት ነው። ንጹሃ በባዶ ሆድ መጠጣት ማለት ነው።

ሪፖርት እንግዲህ ማለት ምን ማለት ነው? የሚለው ጥያቄ ሪፖርት እንግዲህ የተለያየ መስሪያ ቤቶች በሚሰራበት ሰዓት እንግዲህ የተለያዩ ሪፖርቶች ይዘጋጃሉ። አመታዊ ሪፖርት ይሆን ይችላል ወራዊ ሪፖርት ይሆን ይችላል ሳምንታት ሪፖርት ሊሆን ይችላል ወይም የቀን ሪፖርት ዛሬ የሰራሁት ቀን ይሄ ከዚህ ከዚህ ስራ ሰርጫቻለሁ ይሄን ይሄን አስፈጽሚያለሁ የሚል ሪፖርት ይዘጋጃል። የሰራኸውን በየወሩ ወይም በየሳምንት ወይም በየአመቱ ወይም በየቀኑ ሪፖርቶች ይፃፋሉ። ይሄ እንግዲህ ሪፖርት በሚፃፍበት ሰዓት እንግዲህ አንተ ይሄን ሪፖርት ነገ አንተ ላይ ችግር ቢደርስብህና ነገ ጠዋት የምሰራበት ስራ ቦታ ላይ የሆነ ችግር ቢፈጠር ያ ሪፖርት ታይቶ አንተ ችግር እንዳይኖርብህ የሚረጋገጠው ሪፖርቶች በመታየት እና የተለያየ ሪፖርቶችን በማዘጋጀት ነው። እና በዚህ አጋጣሚ ሪፖርቶችን ማዘጋጀት ጥቅም አለውም። እናም በስራ ላይ ሪፖርቱን በምታዘጋጅበት ሰዓት አንተ ማስታወቂያዎች እንዲኖሩና ብዙ ነገሮች በሚከሰቱበት ሰዓት ሪፖርት የማዘጋጅ ሰው በጣም እሱ ላይ ብዙ ጉዳት እና እንዴት ሪፖርት ሳታዘጋጅ ይሄን ስራ ስራ ሰራህ ተብሎም ተስራ ሊባረር ይችላል። ስራ ቀረህ በሚለው አኳያ ማለት ነው። እና ሪፖርት መስራት አስፈላጊ ነው። ከአንድ ስራ በስራ በድርጅት አካባቢ ያለ ሪፖርቶችን በየ ቀኑ ወይም በየሳምንቱ ወይም በየወሩ ወይም በየአመቱ ሚዘጋጅ ሪፖርት አለ። ያን በማዘጋጀት የስራ ላይ ከፍተኛ የሆነ ቁርኝነት አለው ማለት ነው። እናም ይሄ ስራ እድገት የሚኖርህ ሪፖርት ወይም በየጊዜው በምታዘጋጅበት በመመርመር እና በማየት እና በተለያየ አጋጣሚ ለማለት ነው። እና ሪፖርቶችን ማዘጋጅት አሪፍ ነው። ለማለት እወዳለሁኝ። እና እንግዲህ ይሄ ሪፖርት ብዙ ጊዜ የሚቀርበው ለበላይ አካል ነው። ይሄን ይሄን ስራዎች ሰራሁ ብለህ ሪፖርት ታደርጋለህ። እና ያን ሪፖርት ደግሞ የብላይ አካል በማየት አንተ ላይ ምን ችግር አለውና ምንምን ስራዎች አልተሰሩም ብሎ ያን ነገር እንደገና ይገመግመማል ማለት ነው። ከገመግመ በኋላ ብዙ ነገሮች ይኖራሉ ከዛን አጋጣሚ ሪፖርት ይሄ ነው ለማለት።

ብቃት እንግዲህ የምንለው የተለየ አባባል ሊኖር ይችላል እንግዲህ ብቃት ማለት አንተ የሆነ ችሎታ አለህ ለማለት የተፈለገ ሲሆን ለምሳሌ አንተ በጣም በሆነ አጋጣሚ በሆነ ስራ በጣም ችሎታ ካለ ይሄ ሰውዬ ብቃት አለው አቅም አለው እንደማለት ነው። እኔም ብቃት ደግሞ በተለያየ አጋጣሚ ልናየው ኳስ ተጫዋቾች አሉ አሁን ለምሳሌ በጣም ተዋቂ የምንላቸው የውጪ ኳስ ተጫዋቾች አሉ ሮናንዶ እነ ሜሲ። እነሱን በጣም ከፍተኛ አሁን ብቃት አላቸው ችሎታ አላቸው ብለን እንናገራለን እና በሆነ አጋጣሚ ስኬታማ ደረጃ ላይ ሲደርሱ ያን ሰው ያን በቃ ስኬታማ እና በጣም ሰው የሚወድበት ቦታ ደረጃ ላይ ደረሱ ስንባል ይሄ ሰው ብቃት አለው ወይም ችሎታ አለው ብለን እንናገራለን ማለት ነው። እና ብቃት የሚለውን በዚህ ቆየን ልናየው እንችላለን እና ደግሞ ብቃት በተለያየ ግራንጥ እና ዱሚ ስፖርት ብቃቱ የስፖርት እንቅስቃሴው ልንል እንችላለን። ለምሳሌ ያአንድ ቴኳንዶ። የሚሰለጥን ልጅ በጣም አሪፍ ችሎታ ካለው የሚሰራበት ሰዓት በጣም የተለያዩ ብቃቶችን ያሳያልና በዛ አጋጣሚ ብቃት አለው ችሎታ አለው ብለን ልንገርጽ እንችላለን ማለት ነው። እና ብቃት የሚለውን በዛ አኳያ የአካል ብቃት። ብለን ልናየው ይእንችላለን የአካል ብቃት ማድረግ አካላዊ ስፖርት በሚሰራበት ሰዓት ሞር በጣም ብዙ የስፖርት አይነቶች የሚሰራ ከሆነ ብቃት አለ አካባቢ ብቃት አለው ብለን እንድንገልጽ እንችላለን። ብቃት ስንል ያው ችሎታው አቅሙ ያለው ብርታቱ እንደማለት ልንገልጸው እንችላለን ማለት ነው። እና በዛ አጋጣሚ ብቃትን በዛ አኳያ ልናየው እንችላለን። ደግሞ በስራ ብቃት ልናየው እንችላለን እንዴ በተለያዩ አጋጣሚ ብዙ ስራዎች ሊኖሩ ይችላሉ መዘን ስራዎቹን በደንብ አርኩ በጥራት ቢሰራ ይሄ ብቃት አለው በቃ ችሎታ አለው እንደማለት ያክል መውሰድ እንችላለን ማለት ነው። እንግዲህ ከተለያዩ ከእንቅስቃሴ ስፖርቶች። አንፃሮች በምናይበት ሳት በትምህርቱም ያለው አቅም ችሎታው ከሁሉም ተማሪ ውጤታማ ሆኖ እኮ ካየነው ያ ሰው ብቃት አለው ብለን ልንገልጸው እንችላለን ማለት ነው። እና ብቃት እንግዲህ በዛ አኳያ ልናየውም እንችላለን

እገዛ ለሚለው ቃል እንግዲህ እገዛ ማለት እርዱኝ እርዳታ መፈለግ ማለት ነው። ለኔ አገላለጽ እንግዲህ እገዛ እንግዲህ በተለያየ መልኩ ልናየው እንችላለን። አሁን ለምሳሌ ሰው ይሄ እርዳታ በሚፈልግበት ሰዓት አሁን ለምሳሌ የሆነ ቤት መረጋ ወይም የሆነ እንጨት እንዲፈለጥለት እና እሱ አቅም የደከመድ ሊሆን ይችላል ያንን ስራ ደግሞ ብቻውን መስራት እና ማካናውን ላይችል ይችላል። እገዛ እፈለጋለሁ ሲል እርዳታ እፈለጋለሁ ይሄን ስራ ቶሎ እንዲጨርሱልኝ እና በአግባቡ ስራው ተሰርቶ አልቆልኝ እኔም ውጤታማ ሆኜ እገዛ እፈልጋለሁ የሰው እርዳታ እፈልጋለሁ ነው ማለት ነው። አሁን ለምሳሌ ግን ተማሪ ሆኖ የሆነ ልጅ ከሰው እገዛ ሊፈልግ ይችላል። አሁን ለምሳሌ የሆነ ከብዶት ትምህርቱ ያን ትምህርት እንዲያግዙትና እንዲረዱት እንዲያስረዱት ማለት ነው። በዛ በሆነ አጋጣሚ እግዛ እሚለው እንግዲህ በሰው ልጅ ወሳኝ እና የሰው ልጅ መችም ሙሉ በሙሉ በራሱ ብቻ ከሰው በተለይቶ ብቻውን መስራት እና ማክናወን ላይችል ይችላል። ያን ስራ ከማህበረሰቡ ጋር በተለያየ ጊዜ ሰው መችም ነገ ሟች ነው በሚሞቱበት ሰዓት ሰው ሲስተጋገዝ ነው ያንን ነገር ብቻ እንግዲህ መስራት እና ማከናወን ስለማይቻል ማለት ነው። እና በዛ አጋጣሚ እገዛም በብዙ አንግል ልናየው እንችላለን ማለት ነው። እናም ያው ለሰው ልጅ እገዛ ዋናኛ ጠቃሚና ለሰው ልጅ ነገ ሰው ሲተጋገዝ እና ሲረዳዳ ነው። ትልቅ ደረጃ መድረስ እሚችለው እና እገዛን በዛ አኳያ ብናየው እና እግዛን ማለት ለሰው ልጅ እርዳታ መንከባከብ ሊሆን ይችላል። ሰውም በቃ እገዛ እንደማረት እንግዲህ ሰውም ስረዳው ስትረዳዱ ያ ሰው ያድጋል ትርቅ ደረጃ ላይ መድረስ ይችላል ማለት ነው። በዛ አጋጣሚ እንግዲህ እገዛም የሚለውን በዚህ አኳያ ማየት እንችላለን ለማለት እወዳለሁኝ። እና በዛ አጋጣሚ አሪፍ ነው ለማለት እወዳለሁ። ማለት ነው።

እወድሃለሁ ማለት ምን ማለት ነው? ለሚለው ጥያቄ ያው እወድሃለሁ ማለት የሰው ፍቅርን መተሳሰብን መተዛዘንን የሚገልጽና ያነንን ሰውን ማፍቀርና መውደድ አሁን ለምሳሌ ሴት እና ወንድ። በሚዋደድበት ሰዓት እወድሃለሁ አፈቅርሃለሁ ፍቅሯን እሷ ያላትን ስሜት ያላትን አክብሮት ስትገልጽ ያንን ይሄ እንግዲህ ማለት እወድሃለሁ ማለት ይቻላል ማለት ነው። እና እወድሃለሁ እንግዲህ በተለያየ አጋጣሚ የምንጠቀመው ነገር ነው ለምሳሌ ያን ሰው። ዝነኛ ውጤታማ ከፍተኛ ደረጃ ላይ የሚገኝ ሰው ከሆነ ሰው ይወደዳል ማለት ነው። በሰው ልጅ ሲወደድ እንግዲህ ይሄ ሰውዬ አክብሮት አለው አድናቆት አለው ማለት ነው። እና በሰው ላይ አክሮት በጣም የበዛለት እና ሰው የሚወደው እና እሱ እንግዲህ የሆነ ነገር በሚናገርበት ሰዓት ሰው ይቀበለዋል ማለት ነው። ሰው ይወደዋል ማለት ነው። በዛ አጋጣሚ እንግዲህ እወደዋለሁ ለሚለው ቃል አፈቅረዋለሁ እሱ ምንም ቢሆን እኔ እሱ ሲጎዳብኝ አልፈልግም ስለምወደው ስለማፈቅረው ማለት ይቻላል። እና ይሄን አጠቃቀም እንግዲህ ለተለያዩ ነገሮች የምንጠቀመው ቃላት ነው። እና ሰውን ስወድ ስታፈቅር እና ስታዝንለት እና በቃ በተለያየ አጋጣሚ እሱ ልጅ ጉዳት ሲደርስበት አንተ ታዝናለህ ማለት ነው። እና ይሄ እንግዲህ የምታዝነው ለምንድነው ስለምወደው ስለምታፈቅረው ነው ማለት ነው። እና በዛ አጋጣሚ የእሱ ጉዳት የእሱ ሀዘን ለአንተ ሀዘንህ ነው። እና የእሱ ደስታ ደግሞ ለአንተ ደስታ ነው። በዛ አጋጣሚ እንግዲህ ለሰው ልጅ መተዛዘን እና መተሳሰብ ሲኖር መዋደድ መከባበር መተዛዘን መቻቻል በቃ መተጋገዝ ይኖራል በዚህ አጋጣሚ ደግሞ መዋደድ ይኖራል ማለት ነው። በምትዋደድበት ሰዓት ደግሞ አንዱ አንዱ መተሳሰብ ይኖራል ማለት ነው። በዛህ አጋጣሚ እንግዲህ ትልቅ ደረጃ መድረስ ይቻላል ማለት ነው። ፍቅር ካለ መዋደድ ካለ የሰው ልጅ በጣም ፍቅር ካለ እና መዋደድ ካለ ከሰው በላይ መሆን ይችላል ማለት እወዳለሁ።

እጅ የሚለው ቃል እንግዲህ እጅ ለተለያየ አገልግሎት የሚውሉ የሰው አካል ክፍል ሲሆን እና የሰው ስሜታዊ ክፍሎች ወይም የሰው አካል ክፍል ዋነኛ ክፍል እጅ ነው። እጅ እንግዲህ ለተለያየ ጥቅም የሚውል ነው። ስራዎችን ለማከራውን ምግብ ለመመገብ እና ደግሞ የሆነ ጽሁፍ ለመጻፍ እና ከአንድ ቦታ ወደ አንድ ቦታ እቃዎችን ለመሸከም እና ለማድረስ የምንጠቀምበት ሰው ሙሉ እጅ አለው። ማለት እጅ እንግዲህ ለተለያየ ጥቅም የሚሆን ነው። ለምሳሌ የተለያየ አደጋ በሚደርስበት ሰዓት ራስህን ራስህን ከዛ አደጋ ለመቆጣጠር እና ከዛ አደጋ ለማምለጥ ስትል የምትወስድበትም እርምጃ በእጅህ ነው። ያን ነገር ማከራውን የምትችለው እና እጅ እንግዲህ ለሰው ልጅ አስፈላጊ አካል ክፍል ነው። እና በእጁ ብዙ ነገር ማከናወን እና መስራት የሚችልበት አቅም አለው ማለት ነው። እጅ እንግዲህ ለምሳሌ ልብሶችን ለማጠብ ለሆኑት ለአለቃዎች ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ሊሆን ይችላል። እና አንተ ለሰውም ሰላምታም ለመስጠት የምትሰጠው በእጅ ነው። በእጅ እንግዲህ እጅ ሲኖርህ ብዙ ነገሮችን ማከናወን እና መስራት ትችላለህ ማለት ነው። በዛ አጋጣሚ እንግዲህ እጅ ብዙ ጊዜ ለተለያዩ ነገሮች የምትጠቀሙበት እና ምግብ ለመብላትም ያው በእጅ ነው የምትበላው ምግብ ለመስራትም ያው በእጅ ነው የምትሰራው። እና ሙያ ምን እንዲኖረሽ ያው በእጅ ማክናወን የምችለው ማለት ነው። እና የሆነ ነገር ለመቁረጥ ብትል ያው በእጅህ ነው የምቆርጠው እንጂ በእግርህ አቆርጠው ማለት ነው። እና ደግሞ እጄ ራስን ለመከላከል ለመማታት ብትል ያው በእጅህ የምትማታው ለመተኮስ ብትል ጥይት ራሱ በእጅህ ነው የምትተኩስ እና ብዙ ጥቅም አለው ማለት ይቻላል። እጅ ማለት ነው እጅ እንግዲህ ለብዙ ነገር ምንጠቀምበት ማለት ነው። ለምሳሌ ልጅን ለማቀፍ ብትል በእጅህ ነው የምታቅፈው በእጅ ነው የምታነሳው ያንን ልጅ ማለት እና ለብዙ ነገር የምታከናውንበት በእጄ ነው ማለት ነው። እና እጅ ለሰው ላይ ዋናኛ አስፈላጊ የሰው አካል ክፍል ነው ለማለት እወዳለሁ ማለት ነው። እና እጅ ለብዙ ነገሮች ትጠቀመዋለህ ማለት ነው።